ልብስ በእጅ ታጥባለህ ነው? አዎ አሁን ላይ ሲጀመር ማጥባው በእጄ ነው ምክንያቱም የራሴን ልብሶች ብቻ ስለሆነ ማጥበው። ሌላ የመሳሪያ እርዳታ አይፈልጉም ያው በራሴ እጅ አጥቤ። ብዙ ድካም ሳይኖርብኝ መጨረስ የምችለው ነገር ስለሆነ። በእጄ ነው ማጥ